ባህላዊ ልብስ ትለብሳለህ ወይ? የው መጀመሪያ ባህላዊ ልብሶች ማለት የአንድን አገር ቱርፍት የአንድን አገር አመጋገብ አለባበስ የተለያየ ነገሮቹን በምገልጥ ስርዓት ስሆን። ልብሱ ወደ ልብስ አለባበስ ዘርፎች ስመጣ ደግሞ በአለባበስም የአንድ ሀገር ባህል ሊገለጥ ወይም ሊብራራ ሊታወቅ ይችላል ማለት ነው። ስለዚህ የአንድ ሀገር ባህል ገላጭ እስከሆነ ድረስ እኔም በሀገር የራሴ የሆነ ባህል አለኝ አዎ እለብሳለሁ።

በመሬት ላይ መቀመጥ ትችላለህ ወይ? በመሬት ላይ መቀመጥ እ ብዙም ክህሎት የሚጠይቅ ነገር አይደለም። ብዙም እንደዚህ በጣም የሆነ ለየት ያለ ችሎታ ለየት ያለ ክህሎት ወይም የሆነ ለየት ያለ ዝንባሌ የሚጠይቅ ነገር አይደለም። እችላለሁ የሚለው አጭር መልስ ነው የሚሆነው። እና የተለያየ ነገር ለማድረግ ሰው መሬት ላይ ሊቀመጥ ይችላል

የሞባይል ዳታ ትጠቀማለህ? ያው የሞባይል ዳታ አዎ እጠቀማለሁ። ሰው በዚህን ሰዓት በጣም በተለያየ የአለማችን ክፍል ውስጥ የሚከናወኑ በጣም ትኩኩስ የሆኑ መረጃዎችን እንዴት ነው የሚያገኘው? ሲባል የዋይፋይ ኢንተርኔትን በመጠቀም ያምማይሆን ከሆነ ደግሞ በሞባይል ዳታ ነው ማለት ነው። ስለዚህ እነዚህ ሁለቱ የኢንተርኔት መንገዶች በጣም ሰውን ኢንፎርሜሽን ወይም መረጃዎችን በማቀበል ትልቅ ሚና ይጫወታሉ። ስለዚህ እኔም አዎ የሞባይል ዳታ አጠቀማለሁ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ ማሳለፊያዎቼ ያው እንግዲህ ትርፍ የሚባል ጊዜ የለም። በርግጥ ከዚህ ከዚህኛው ትርጉም ስንነሳ ትርፍ ጊዜ የሚባለው የራሳችን የእቅዶቻችንን ነገሮች ካከናወንናቸው በኋላ በዛ ከዛ እቅዶቻችን ውጪ ያሉ ከእቅዳችን ውስጥ ያልተካተተው ጊዜ ትርፍ ጊዜ ሊባል ይችላል። ስለዚህ በዛ ደግሞ የተለያዩ ነገሮችን ልዝናናበት ልሰራ እችላለሁ ማለት ነው።

የቀረ ምግብ ትበላለህ? የቀረ ምግብ አልበላም እማልበላበትም ምክንያት ምናልባት መጥፎ ነገር ሊኖረው ስለሚችል በውስጡ በጣም ሲቆይ ሲቀዘቅዝ ለባክተሪያዎች ለተለያዩ ነፍሳት ሊጋለጥ ስለሚችል ያ ደግሞ ለጤናችን መልካም ስለማይሆን ጥሩ ስለማይሆን። ችግር ሊያመጣብን ጤናችንን ሊያቃውስብን ስለሚችል። የቆየ ምግብ ወይም የቀረ ምግብ አልበላም ሲያድር ራሱ የቀረ ምግብ ነው የሚባለው። ስለዚህ አልበላም የሚለው መልስ

ሃይማኖታዊ ግብር ታከብራለህ? አዎ አከብራለሁ። ምክንያቱም በተደጋጋሚ ያነሳሁት እንዳለሁት በሀገራችን ውስጥ በጣም ብዙ የሆኑ በዓላት ይከበራሉ። እና እንደ ሃይማኖትም ከሃይማኖትም ውጪ የሆኑ በዓላት ይከበራሉ። ለምሳሌ ከነዛ በጣም ብዙ በዓላት ይከበራሉ ማለት ነው። እና ሃይማኖታዊ ግብርም ሊባሉ ይችላሉ። ስለዚህ አዎ አከብራለሁ። በትለያየ ጊዜ በተለያየ ወቅት በተለያየ የጊዜ አቆጣጠር ውስጥ ሊከበሩ ይችላሉ። ስለዚህ እነዛ በዓላት ወይም ገብሮች ተሳታፊ-

ወደ ስራ በሰአቱ ትደርሳለህ? ተማሪ ነኝ፣ ተማሪ ስለሆንኩት ጥዋት ሁለት ሰዓት ነው ክፍል የሚገበው። ሁለት ሰዓት የማልገባ ከሆነ አረት ሰዓት፣ አረት ሰዓት የማልገባ ከሆነ ከሰአት ሰባት ሰዓት ወይ ስምንት ሰዓት ምናምን ነው ምገበው። እዚህ ከዛ ውጪ የራሴ የሆነ ሰዓት ቅጥር የምሰራለት ስራ የለኝም። ማለት ነው አሁን ተማሪም ስለሆንኩት ተማሪ ነኝ፣ ስራ የለኝም፣ ስለዚህ ያ ነው። እንትን የምለው በዚህ ሰዓት እያደረኩ ያለውት ማለት ነው እና ትምህርቴን ግን በሰአቱ እጠቀማለሁ እገባለሁ።